በሚገባ ውሳኔ መስጠት እችላለሁ ውሳኔ መስጠት እንግዲህ የማያስቸግርና እና እኛ በእኛ ህይወት ብዙ ከባድ የማንለው ቀለል አድርገን ልናደርገው የምንችለው ነገር ነው ውሳኔ መስጠት ማለት ያ ነው። ስለዚህ ውሳኔ ስንሰጥ ምንድነው የሚባለው? በስርዓቱ የተያዘ እንትን ያላለ መሆን መቻል አለበት እና ውሳኔ መስጠት መቻል አለብን። ውሳኔያችንን ስንሰጥ ውሳኔያችንን ስናደርግ የተለያዩ አስፈላጊና ጥሩ ጥቅሞችን እናገኛለን ትክክለኛ ውሳኔ መወሰን መቻል አለብን። ትክክለኛ ውሳኔ ስንወስን ደግሞ ያው አላስፈላጊ ከሆኑ ችግሮች ራሳችንን እንታደጋለን። ስለዚህ ውሳኔዎችን በአግባቡና በተጠና መልኩ መወሰን መቻል አለበት። ምክንያቱም የራሳችንን ውሳኔ ራሳችን ስለምንወስን ሌላ ሰው ማንም የኛን ውሳኔ ስለማይወስን። ስለዚህ ውሳኔዎችን በዛ መንገድ መወሰን አለብን ማለት ነው

አዎ በሚገባ ሳንቲም እቆጥባለሁ መቆጠብ አለብኝ ምክንያቱም ለወደፊት ህይወቴ ሳንቲም መቆጠብ የተሻለና አስፈላጊ ጥሩ ሁኔታ ላይ ስለሚያመጣኝ ስለሚያደርሰኝ ሳንቲምን መቆጠብና በስርዓቱ መጠቀም መቻል አለብኝ ብዬ አምናለሁ። ስለዚህ እነዚህን ሳንቲሞች በስርዓቱ ስንይዝ በስርዓቱ ስንቆጥብ የተለያየ ነገሮችን እናገኛለን። ስለዚህ በዛን ረገድ ሳንቲሞችን ቆጠበን ለወደፊት ህይወታችን አሁን ላይ ተመስርተን አሁን ላይ ተነስተን የወደፊት ህይወታችንን ማስተካከል መቻል አለብን። እና ስለዚህ ሳንቲሞችን ማኖር መቆጠብ አስፈላጊና የማያጠራጥር የማያደራድር ዋነኛ ዋና ውሳኔ ስለሆነ ሳንቲሞችን ማኖር መቆጠብ አለብን ብዬ አምናለሁ። ስለዚህ ሳንቲሞችን በተለያየ እና በተቻለ መልኩ ለመቆጠብ የቻልኩትን ነገር አደርጋለሁ ከዛም ሳንቲሞችን እጠቀማለሁ ማለት ነው። በዛ ሁኔታ ሳንቲሞችን ለመጠቀም እሞክራለሁ። አመሰግናለሁ ስለቀረጸ

ቀትር ላይ ምን ትመገባለህ የሚለው ጥያቄ በጣም አመሰግናለሁ ሀሪፍ ጥያቄ ነው ቆንጆ ጥያቄ ነው? ያ ማለት ምሳ ሰዓት ላይ ምን አይነት ምግብ ትበላለህ ነው እኔ ያው እንደ ግቢ ተማሪነቴ ምግብ ከበላው በኋላ ወይም ቀትር ላይ ምሳ ሰዓት ከበላሁ በኋላ አረፍ እላለሁ ወይም ትንሽ የናፕ ታይም እወስዳለሁ። ስለዚህ ለዛ የማይከብዱ ምግቦችን መመገብ አለብን። ያው ቀንም ጠራራም እንደመሆኑ የተነሳ የማይከብዱ ምግቦችን እና ሀሪፍ የሚባሉ ምግቦችን እኛን ሊያነቃቁን ከሰአት ስራ ካለብን ያው ስራ ላይ እንቅልፋችንን ሊያመጡት የማይችሉ ምግቦችን መጠቀም መብላት መቻል አለብን ብዬ አምናለሁ። እና በዛ ረገድ ያንን መብላታችን ዋናኛና አስፈላጊና ትልቅ ነገር ስለሆነ ያንን ለመመገብ እሞክራለሁ ማለት ነው። ስለዚህ ያንን በተቻለ አቅም እበላለሁ። ካገኘሁ ቀትር ላይ

እሺ አመሰግናለሁ ጓድ አይ እንደዛ ነው ብለህ ነው። አይ እኔ እንኳን አልጾምም ጾም መጾም አልወድም። ምክንያቱም ምንም የሚጠቅም ነገር ስለሌለው። ጾም አልጾምም ያው በተለምዶ በእኛ ሀገር። ጾም እንደ ትልቅ ነገር እና ሰዎች መጾም አለብን ብለው ያምናሉ እኔ ደግሞ ያን ነገር አላደርግም። ምክንያቱም ከጥቅሙ ይልቅ ጉዳቱ ነው የሚያመዝነው። ያው ምግብ እያለ ምናልባት ምግብ የሚገኝ ከሆነ እሱንም መመገብና አሁንን መኖር መቻል አለብን ለነገ መቆጠብም አይደለም ለነገ ማኖርም አይደለም። ሌላ ምንም ያሚያመጣው ፋይዳ ስለሌለ መብላትና ጤናችንን መጠበቅ አለብን። ብዙ በሽታዎች ተከትለው ስለሚመጡ እንግዲህ ቁርስን ካለመብላት የሚነሱ በሽታዎች ስለሚኖሩ መብላትና ራሳችንን መጠበቅ ወደ ነበርንበት መመለስ መቻል አለብን ብዬ አስባለሁ

የስልኬ ባትሪ ለአንድ ቀን ይቆያል ያ ማለት ምናልባት ለአስራ አምስት ወይ ለአስራ ስድስት ሰዓታቶች ይቆያል ምክንያቱም ያው የተች ባትሪ ስለሆነ እሱም ባትሪ ቶሎ የሚያልቅ ነገር ነው ያ ማለት እንደ በተን ስልክ ብዙ ቀን አይቆይም ብዙ ፓወሮችን ይጠቀማል ባክግራውንድም ረን የሚያደርጉ አፕሮች ስለሚኖሩ እነሱን ባትሪውን የመጨረስ አቅም ስላላቸው ባትሪው ቶሎ ያልቃል በቶሎ ይጨርሳል በዛው ሁኔታ ደግሞ ያው ባትሪ ያን ያክል መቆየት አይችልም ስለዚህ ቶሎ ቶሎ ያልቃል ያው በቻልኩት መጠን በቻልኩት አቅም እሱን ለመቆጠብ እሞክራለሁ ለመቆጠብ አስፈላጊውን ነገር አደርጋለሁ ግን ያው ቶሎ ያልቃል። በአንድ ቀን የሚያልቅ ነገር ነው ማለት ነው።

መዋቢያ ትጠቀማለህ ለሚለው ጥያቄ? አይ መዋቢያዎችን አልጠቀምም ምክንያቱም ያው እሱን የሚጠቀሙት በተለይ ሴቶች ናቸው። እንደ ሀገርም እንደ አለምም የተለመደ ነገር ነው። በተለይ እነሱ ከተፈጥሮ ወጣ ብለው እነዚህን መዋቢያዎች ይጠቀማሉ። እነዛን መዋቢያ ራሳቸውን ለማስዋብ ራሳቸውን ለማቆንጀት የሚጠቀሙበት ነገር ነው። ይሄ ደግሞ አላስፈላጊ ነው ብዬ አስባለሁ አስፈላጊነቱ አይታየኝም። ስለዚህ እኔ እነዚህ መዋቢያዎች አልጠቀምም አላደርገውም ነገር ግን ያው በቻልኩት አቅም ራሴን ለመጠበቅ እሞክራለሁ። ባለኝ ተፈጥሮ ነገር ራሴን ለመጠበቅ እና ራሴን ለመዋብ እሞክራለሁ እንጂ እነዛን መሳሪያዎች እኔ አልጠቀምም። ምክንያቱም ያው ጥቅማቸው ጎልቶ ስለማይታየኝ ጥቅማቸው ይሄ ነው የሚባል ነገር ስለሌላቸው እነሱን አልጠቀምም

አዎና በእጅ የሚሰራ ስራ እሰራለሁ ያው ምክንያቱም ብዙ የተሻሻለ የሰለጠነ ነገር የለም ምናልባት አንዳንድ ነገሮች ሊተኩ ይችላሉ እነሱንም ያው ከውጮቹ የኮረጅነውና ከውጮች ያመጣናቸው ነገሮች ናቸው በራሳችን የፈበረክነው ወይ የሰራነው ነገር ጎልቶ የሚታይበት ሁኔታ የለም። እንደዚህ ነው ብለን የምናገኝበት ነገር የለም ስለዚህ እሱን ነገር በጣም አስቸጋሪ ስለሆነ ያው በእጆቼ ነገሮችን እሰራለሁ በእጆቼ አደርጋለሁ በዛ ሁኔታ እቀጥላለሁና ነገሮችን በእጆቼ ወይም በእጅ ለመስራት ነው እንጂ የምሞክረው ምንም አይነት መሳሪያዎችን ላገኝና ልጠቀም አልችልም ስለዚህ በዛ አይነት ሁኔታ በዛን ያክል በእጆቼ ለማድረግ በጣም እቸገራለሁ አስቸጋሪም ሁኔታ ነው ማለት ነው ለኔ ያ ነገር

አዎ በጣም ነው የምቀባለው ምክንያቱም ለኔ ገንቢ አስፈላጊ አስተያየቶች በዛ ሁኔታ ስለሆነ የሚመጡት እሱን መቀበል እና በጥሩ ሁኔታ ማስኬድ መቻል አለብኝ። እና ስለዚህ እሱን ሳደርግ እሱን ስሰራ ያው አስተያየት መቀበል ስላለብኝ አስተያየትን ስቀበል ወሳኝና አስፈላጊ ነው። ያ ደግሞ እኔን የሚገነባኝና ለኔ ትልቅ የሆነ መነሳሳትን የሚፈጥርልኝ ነገር ስለሆነ አስተያየቶችን በሚገባ ተቀብዬ አስተናግዳለሁ። እና ደግሞ ያው ማድረግ ባለብኝ መፈጸም ባለብኝ መንገድም እፈጽማለሁ። በዛ መንገድ ሳደርግ ደግሞ አስተያየቱ እንግዲህ ጠቃሚና የማይጎዳ ነው ማለት ነው። ስለዚህ አስተያየቶችን እቀበላለሁ አዎ በደንብ እቀበላለሁ እፈጽማለሁ አዎ እፈጽማለሁ። ስለዚህ ምንም የሚያሰጋኝና እንትን የሚለኝ ነገር ስለሌለ እነዚህ አስተያየቶችን ይጠቀማሉ

እንግዲህ እዚህ ሳይለሲዬ ላይ ምን ያህል ጊዜ ሰርተሃል ለምን ያክል ጊዜ ሰርተሃል ነው? እንግዲህ ለብዙ ጊዜ ሰርቻለሁ ምናልባት ከሁለት ወር በላይ ይሆነኛል። እሱንም እየሰራሁ እገኛለሁ። እሱ ደግሞ ያው ዝም ብዬ ቁጭ በምልበት ሰዓት። ትንሽ ትንሽ ቀረጻዎችን እያደረኩ ትናንሽ ቀረጻዎችን እየቀረጽኩኝ እንግዲህ እለቃለሁ። እሱ ደግሞ ያው ለወደፊቴ ያው ለአንዳንድ ወጪዎች የሚሆን ገንዘብን የማገኝበት ነው። ያን ገንዘብ እጠቀምበታለሁ ገንዘቡ ይጠቅመኛል ብዙ ነገር አደርግበታለሁ። በዛ በዛ ረገድ ይሄን ገንዘብ ለማግኘት እየጣርኩ ነው። ለሁለት ወር እና ከዛ በላይ በዚህ ስራ ሰርቻለሁ

አዎ መስፋት እችላለሁ ሹራብ መስፋት በደንብ ነው የምችለው ምክንያቱም እሱ አሪፍ ነገር ነው። አይ ይቅርታ ሹርባ የተባለ ሹርባ የተባለ መስሎኝ ነው። ሹራብ እንኳን መስፋት አልችልም እሱን መስፋት የሚችሉ ያው በሙያው የሰለጠኑና ልምድ ያላቸው እሱንም የሚሰሩት እንደ አንድ የገቢ ምንጭ የሚያገኙ እና ከዛም በተረፈ ቤተሰቦቻቸውን ለማስተዳደር የሚሞክሩ ናቸው። ስለዚህ ሹርባን የሚሰሩ ሰዎች? ማነው ሹራብን የሚሰሩ ሰዎች? በጣም ልምዱ ያላቸው በዛ ዙሪያ እንትን ያሉና ምናልባት ለሰው የተለያዩ ዝግጅቶች ለትምህርት ቤት መለያ ልብሶች ለዛ ለዛ እሱን የሚያዘጋጁ ናቸው። እንጂ ያው ዝም ብለው እንትን የሚሉ ነገሮች አይደሉም። ስለዚህ እነሱም እንትን ሲሉ አይ አያለሁ

እሺ በሌላ ርዕስ በሌላ ቀርጻ ተገናኝተናል። ስንት ብርድ ልብሶ ትጠቀማለህ? የሚል ጥያቄ ነው ያለኝም አንድ ነው እሱንም ነው የምጠቀመው ያው እሱን በሚገባ ይዤ እየተጠቀምኩ እኖራለሁ ማለት ነው። ያ ደግሞ ማድረግም ስላለብኝ ነው። ተገቢ ተማሪነቴ ሌላ ብርድ ልብሶችን አላገኘም እሱን ብርድ ልብስ በስርዓት ይዤ ያው ዘለግ ላለ ጊዜ እሱን እየተጠቀምኩ እቆያለሁ። በዛ መንገድ በዛ ሁኔታ ልብሱን እጠቀማለሁ እለብሳለሁ በዛ ረገድ አስፈላጊውን ነገር አደርጋለሁ ማለት ነው ስለዚህ በዛ በዛ ነገር ነው ያን ነገር ለማድረግ የምሞክረው። አመሰግናለሁ አሁን ስለነበረን ቆይተህ ደህና ሁን። ያው በሌላ ጊዜ በሌላ ቀረጻ እስከምንገናኝ። አመሰግናለሁ አሁን አረፈ ብዬ ምናልባት ልመለስ እችላለሁ።